አዎን ሙዚቃ እሰማለሁ፣ እንዲሁም የተለያዩ ከሙዚቃ ጋር የተያያዙ የሙዚቃ መሳሪያ አይነቶችን ለምሳሌ ያህል ቅኝቶችን እንዲሁም ደግሞ ከነዛ ነገሮች ጋር የተያያዙ የተለያዩ የሙዚቃ አይነቶችን በስትክክል እሰማለሁ። እነዛም ደግሞ በጣም አንዳንድ ጊዜ በድብርት ውስጥ ባለንበት ጊዜ እንዲሁም ደግሞ በተለያዩ ነገሮች ውስጥ ራሳችንን እንግዲህ እንድናነቃቃ ስለሚያደርገን እሱን እሰማለሁ። አመሰግናለሁ።

አዎ በእርግጥ አዎ ወደ ስራ ሲሄድ እንግዲህ ወደ ስራ ቦታ በሰአቴ ነው የምደርሰው። እሱንም ምንድነው የማድረገው ከእንቅልፌ የምነሳው ወደ አስራ ሁለት ሰዓት ሲል ነው። እንዲሁም ደግሞ ቁርስ የምበላው አንድ ሰዓት ነው። እንግዲህ አንድ እስከ አንድ ሰዓት ተኩል ደግሞ አረፍ እልና ከአንድ ሰዓት ተኩል በኋላ ጉዞዬን እጀምራለሁ ከአንድ ሰዓት ከሃምሳ ወይንም ለሁለት አስር ጉዳይ ሲል ደግሞ ስራ ቦታዬ እገኛለሁ ማለት ነው። ቀደም ብዬ እገኛለሁ ከዛ በኋላ ስራ ሁለት ሰዓት እጨምራለሁ

ይህን ያህል በአደባባይ ያው መናገር አልችልም ነገር ግን ያው ባለኝ ሰዓት እንግዲህ በትንሹም ያው ካለኝ ቅርበት የተነሳ በአደባባይ ብዙ አልናገርም። ነገር ግን እንዲሁም መናገር ባለብኝ በተለያዩ ሽፍንፍን ባሉ አካባቢዎች መናገር እችላለሁ። ነገር ግን በአደባባይ መናገር አልችልም

አላደርግም ነገር ግን ከዚህ በፊት አድርጌ አውቃለሁ አሁን ላይ ግን አላደርግም እንግዲህ ድንጋይን መሰብሰብ ያው አንደኛው ጠቃሚ ነው። ለምሳሌ የተለያዩ መንገዶች ላይ የምናገኛቸውን ድንጋዮች ማንሳት መልካም ነው። እንዲሁም ደግሞ ለምሳሌ ከድንጋይ ጋ ደግሞ የተያያዙ ሌሎች ነገሮችም አሉ። እንደዛ አይነት ነገሮችንም መሰብሰብ በደንብ አስፈላጊ ነው ብዬ ስለማስብ ድንጋይን እሰበስባለሁ

አብዛኛውን ጊዜ መልእክት የምላላክበት መተግበሪያ የቴሌግራም መተግበሪያ ነው። እንዲሁም ደግሞ በጂሜል ወይንም በጎግል በሚባለው መተግበሪያ አማካኝነት የተለያዩ መልእክቶችን እላላካለሁ ግን በአብዛኛው የምጠቀመው የቴሌግራምን መተግበሪያ ነው። መልእክት ለመላላክ ማለት ነው። እናም እሱም የተለያየ ስራን እንዳቀል አድርጎኛል። የተለያየ ስራን ደግሞ በብዙ አቅሎልኛል።

እኛ አካባቢ ያለው የገበያ አይነት እንግዲህ በጣም ደስ የሚል ነው ምክንያቱም ምንድነው? መግዛት የፈለግናቸውን ነገሮች እንዲሁም ደግሞ መሸጥ የፈለግናቸውን ነገሮች በቀላል በሆነ መንገድ የምንሸጥበት እና እንዲሁም ፈጣን በሆነ መንገድ የምንገበያ የምንገበያየበት ነው። እንዲሁም በመቀጠል ደግሞ የተለያዩ የቤት አስቤዛዎችን ሆነ የምንገዛበት አለ። ይሄም ደግሞ የተለያዩ ለመመገቢያ እሚሆኑ አትክልቶችን እንዲሁም ስጋዎችን እሚሸጡበት ገበያ አይነት ነው። እናም ይህንን ይመስላል

አይ ተገኝቼበት አላውቅም ምክንያቱም ጫጫታ አልወድም እኔ ጸጥ ያለ ቦታ ወይንም በጣም ጸጥ ያለ አካባቢ ነው የምመርጠው እንጂ። ጫጫታን አልወደም ምክንያቱም ጫጫታ አእምሮን የሚረብሽ እንዲሁም ደግሞ ለአንዳንድ ሰዎች ደስታን የሚሰጥ ለአንዳንድ ሰዎች ግን የሚደብር አይነት ስለሆነ ጫጫታን። አልችልም።

አሁን በሚገባ ስማርት ፎን እጠቀማለሁ ምክንያቱም ስማርት ፎን እንግዲህ በዚህ በሃያ አንደኛው ክፍለ ዘመን እንግዲህ ቴክኖሎጂው በጣም እየተራቀቀ እየሄደ ስለሆነ እንግዲህ አስፈላጊ ነው ብዬ ስለማስብ። እንዲሁም ደግሞ የተለያዩ ስራዎችን እንዲሁም ደግሞ የተለያዩ ነገሮችን ኦንላይን ላይ ለመፈለግ እንዲሁም ደግሞ የተለያዩ ድረገጾችን ለመስራት እንግዲህ ስማርት ፎኖች ስለሚጠቅሙ እንዲሁም የተለያዩ የባንክ ቅንጅቶችን ለማስተካከል ወይንም የባንክ እንቅስቃሴዎችን ለመጠቀም የስማርት ፎን ስለሚያስፈልገኝ በሚገባ ስማርት ስማርት ፎንም እጠቀማለሁ

ከምወዳቸው የምግብ ወይም ያትክልት አይነቶች አንዱ አንዱ እንግዲህ የጥቅል ጎመን ነው። ከዛ በመቀጠል የሃበሻ እራሱ ጥቁር አለ የሚባል ግመን አለ እሱን እወዳለው። እንግዲህ ጥቁር ጎመንን የወደድኩበት አንደኛው ምክንያት ምንድነው? ጥቁር ጎመን ውስጥ እንግዲህ የተለያዩ ንጥረ ነገሮች አሉ እነዛ ንጥረ ነገሮች እንግዲህ። ሰውነትን የሚገነቡ እንግዲህ ደግሞ ሰውነትን ለረጅም ጊዜ አገልግሎት እንዲሰጥ ስለሚያደርጉ የተለያዩ አዲስ የሆኑ ነገሮችን ስለያዙ። እንግዲህ አትክልት ከአትክልት ውስጥ ጥቅል ጎመንን እወዳለሁ

በስራዬ እንግዲህ የተለያዩ ጥሪዎችን አደርጋለሁ። ያው ለመገመት ያህል ቢያንስ አራት ጥሪዎችን አደርጋለሁ። በአንድ ቀን ውስጥ አራት ጊዜ ጥሪን አደርጋለሁ። በስራ ሰዓት አራት ጊዜ ጥሪን እካሄዳለሁ።

አዎን በሚገባ ወደ ስራ እሄዳለው እንዲሁም ደሞ እዛ ስሄድ እንግዲ በጣም አስፈላጊ የምላቸውን ነገር ለመስራት እንዲሁም ደሞ ከኔ የሚጠበቁብኝን ነገሮች ለመስራት ወደስራ እኖቴ እሄዳለሁ ከዛም በተጨማሪ ደግሞ አንዳንድ ስራዎች አሉ። በፍጥነት መስራት የሚፈልጉ እነሱንም ደግሞ በፍጥነት ለመስራት እሄዳለሁ።

የኔ ልዩ ችሎታዬ አንደኛው ስዕል ላይ ነው የሆነ ያህል ሰአሊ ነኝ። ከዚህ በፊትም የሳልኳቸው ስዕሎች ነበሩ። ለምሳሌ ያህል እነ ሃይሌ ምኒልክን እንዲሁም ደግሞ አሁን ላይ ያሉ ዶክተር አብይን የኢትዮጵያውን ፕሬዝዳንት ወይንም ጠቃሚ ሚኒስተር እሱን ስዬዋለሁ። እንዲሁም ደግሞ በተጨማሪም የተለያዩ የአድዋ ድል ጊዜ የተነናቸውን የተለያዩ እንትኖች ስያቸዋለሁ። እንግዲህ እናም ስዕል ነው የልዩ ችሎታዬ የኔ ስዕል ነው

አዎ የቪዲዮ ጥሪ እንግዲህ በደንብ ነው የማደርገው። ይህንንም የማደርገው አብዛኛውን ጊዜ። ከአለቃዬ ጋር ነው እንግዲህ የስራ አለቃዬ ጋር ነው። እሱ የተለያዩ ነገሮችን እንግዲህ ስብሰባ በመጥራት ኦላይን ላይ እንግዲህ የተለያዩ ድረ ገጾች ላይ እኛን በመጋበዝ እዛ ላይ የቪዲዮ ጥሪ ያስደርገናል። እና ይሄ የቪዲዮ ጥሪ እንግዲህ ከስራ ጋር የተያያዙ ጉዳዮችን እዛ ላይ የምናውስበት እንዲሁም ደግሞ የምናወራበት ስለሆነ እዛ ላይ እንድናግዛቸው ወይንም አንዳንድ ሀሳቦችን ማንሳት ያለብን እንድናነሳ ይረዱናል። እናም የቪዲዮ ጥሪዎችን አደርጋለሁ

አዎ በሚገባ ስሜቴን በፊቴ ላይ አሳያለሁ ይህም የሚሆነው እንግዲህ ይህንንም ያወኩት ከየት ነው አንዳንድ ጊዜ ይከፋኛል በተለያዩ የስራ ዘርፎች እንዲሁም ደግሞ በተለያዩ የውስጥ ስሜቶች ይጎዳሉ እና ይህንንም ደግሞ ሰዎች ፊቴን ያዩና ይነግሩኛል ኦ ወይኔ ምን ሆነ ነው ምናምን ይሉኛል እና ይህንን በሚሉኝ ጊዜ ፊቴ ላይ እንግዲህ ስሜቴን የማሳይ ነው እንግዲህ የሚመስለውም ነውና በተናደድኩ ሰዓት እንግዲህ ፊቴ ጠቆር ይላል። በዚህ ደግሞ ሰዎች ፊቴን ያዩታል እና ኦ ምን ሆነ ነው ወንድም ምናምን ብሎ ይጠይቁኛል ጓደኞቼ ማለት ነው እና ስሜቴን በፊቴ ላይ አሳያለሁ።

አሁን በሚገባ በአንዳንድ ገበያዎች ላይ እንግዲህ ዋጋን መደራደር እችላለሁ ለምሳሌ ያህል። ከዚህ ቀደም ለአንድ ላፕቶፕ ለመግዛት ወጥቼ ነበር። እና ያም ላፕቶፕ ወደ ሃምሳ ስድስት ሺህ ብር ተባልኩኝ እና እናም ደግሞ ከሻጡ ከሻጩ ጋር መደራደር ጀመርን እንዲሁም ሻጩን አግዘኝ እንደዚህ አይነት ችግር አለብኝ እናም ያንን ችግር መፍታት ስላለብኝ የላፕቶፕ ያስፈልገኛል ብዬ እውነተኛ ንግግሮች ተናገርኩት። እናም ደግሞ በዛም ድርድር መሰረት እንግዲህ ሻጩ ወደ ሃምሳ አንድ ሺህ ብር አደረገልኝ። እንዲሁም ደግሞ አምስት ሺህ ብርን ቀነሰልኝ ማለት ነው። እናም በገበያ ዋጋ በጣም መደራደር እችላለሁ

አዎን የቤት እንስሳ አለኝ የቤት እንስሳዬም ምንድነው ውሻና ድመት በቤታችን አሉ። እንግዲህ ውሻ እንግዲህ እንደ በተፈጥሮም የሚነገርለት ታማኝ ነው። እንግዲህ አንዳንድ ውሾችን አይተን ከሆነ የተለያዩ ነገሮችን አጠገባቸው አድርገን ስንለያቸው እኛ እስክንፈቅድላቸው ድረስ የሚጠብቁ ውሾች አሉ። እንዲሁም ደግሞ ድመቶች እና እኚህ የቤት እንስሳ አለኝ። ከነዛ ውስጥም ድመትና ውሻን አለኝ

አዎን ቅጽል ስም አለኝ የኔ ትክክለኛ ስሜ በእሱፍቃድ ነው። ነገር ግን የኔ ቅጽል ስም። በሱ ነው በሱ የኔ ቅጽል ስም ነው። እንግዲህ ከተለያዩ ፊደሎች ተቀንሰው የኔ ቅጽል ስም ምን ይሆናል? በሱ ይሆናል ማለት ነው። ሁለት ፊደሎች ብቻ ይቃራሉ ማለት ነው። ስለዚህ የኔ ቅጽል ስም ማን ነው? በሱ ነው። እናም አጠቃላይ ስሜ ግን በእሱፍቃድ ነው እና ቅጽል ስም አለኝ በሱ ይባላል።

በእንጨት እሳት ማብሰል አዎን በደንብ ነው የማውቀው። ይህንንም የለመድኩት እንግዲህ በድሮ ጊዜ። እናቶቻችን አባቶቻችን እንግዲህ የሚሰሩት ቴክኖሎጂው ባልመጣ ስቶፍ ባልነበረ ሰዓት እንግዲህ በእንጨት ነበር የተለያዩ ነገሮችን። ማብሰል የሚችሉት እናም ደግሞ የሚያውቁት ነገር ግን ደግሞ ቴክኖሎጂው እየገፋ በመጣ ቁጥር ይህንን ነገር ቀየረው ማለት ነው። ይሄ ሂደት ተቀየረ። እናም ደግሞ እኔም እችላለሁ ይህንንም የለመድኩት ምንድነው? የተለያዩ አሩስቶህ የሚባሉ የዶሮ ምግብ አይነት ስንሰራ እንግዲህ በገና ሰዓት እንግዲህ ከቤተሰብ ጋር ተሰባስበን እንግዲህ እያቃጠልነው እንግዲህ እያበሰልን እንመገባለን። እናም ደግሞ በእንጨት ማብሰል እችላለሁም ደግሞ አውቃለሁ

ወደ ስራ ሲሄድ እንግዲህ የምለብሰው የስራ ልብስ አለ እንግዲህ አንደኛው ምንድነው ዩኒፎርም ነው ዩኒፎርም የስራ ልብሳችን አለ እንግዲህ ከረባት አለው ሁለተኛ ደግሞ የራሱ የሱፍ አለው እንዲሁም ደግሞ በጣም የሚያምር የጫማ አይነት አለው የምናደርገው የጫማ አይነት ምንድነው? ጥቁር ነው እንግዲህ በእነዚህ የስራ ልብስ ነው እንግዲህ የምንመላለሰው። እናም እነዚህ ደግሞ መታወቂያ ነው የሚሆነው አንድ ያደርጉናል እንደዚህ የስራ ልብሴ ዩኒፎርም ነውእናም። ሱፍ ነው እናም ከረባትም አለው

አይ ልብስ በእጅ አላጥብም አሁን ላይ ልብስ የማጥበው እንግዲህ በማሽን ነው እንግዲህ ልብስን የማጥበው እናም በላውንደሪ ማሽን ልብስን አጥባለሁ። ከዚህ በፊት ግን በእጅ ሳጥብ ቆይቼ ነበረ። ነገር ግን ደግሞ ከዚሁ ከቴክኖሎጂው ጋር መሄድ አለብኝ ብዬ አሁን ላይ እንግዲህ ልብስን የማጥበው በማሽን ነው። ወይንም በላውንደሪ ማሽን ነው ልብስ ማጥበውና በእጄ አላጥብም